እኔ ከመኖሪያ አካባቢዬ በጣም ከፍተኛ ቦታ ላይ ነው ያለ ሲሆን ይህ የመኖሪያ አካባቢዬ በጣም ፀሀይ የምትወጣበትን ሰዓት ስትወጣ የፀሀይ መውጣትን እመለከታለሁ ሞር እኛ ጋር ደግሞ የሚታየው ከፀሀይዋ ይልቅ የደመና ስለሆነ ደመናማ ቢሆንም የቀኑ ብራ መሆን አለመሆኑን ሰማዩን ትክ ብዬ ስመለከት የፀሀይ መውጣትን አያለሁ ያ ደግሞ በጣም ያስደስተኛል። በቃ የፀሀይ መውጣት ማለት ብሩ ተስፋ ነው ለነገ መልካም የሆነ ነገር መያዝን ያመላክታል። ስለዚህ እኔ የፀሀይ መውጣትን እንደ ቀላል ነገር አላየውም ለኔ እንደሆነልኝ የሆነ ነገር ከፊቴ እንዳለ የሆነ ነገር ከፊቴ እንዳለ አስባለሁ። ስለዚህ የፀሀይ መውጣትን በቆንጆ ሁኔታ ህፃናት ድሮ ሲዘምሩ ላይ ፀሀዬ ደመቀች ብርሃኗን አወቀች ለእኛ ብርሃንን አወቀች ይላሉ። ህፃናት እና በዛ የፀሀይን መውጣት ተስፋ ብሩህ ተስፋ እንዳለ ነገ መልካም እንደሆነ ነገ የተሻለ ነገር እንደሚመጣ ያመላክተኛል። ስለዚህ የፀሀይን መውጣት በትንሽ አደለም በደንብ አያለሁ ያ ደግሞ ለኔ በጣም ያስደስተኛል። ለሰውነትም ሙቀት እኮ ነው አይደል የፀሀይ መውጣት እና ያንንም ስለሚያሳየኝ የፀሀይን መውጣት

እኔ ላፕቶፕ የለኝም ምክንያቱም ተማሪ በነበርኩ ጊዜ እጠቀም ነበር። አሁን ላይ ግን ላፕቶፕ የለኝም። ላፕቶፕ ምጠቀመው ላፕቶፕ ሳይሆን ስልክ እምጠቀመው የት ነው ቢሮዬ ውስጥ ስላለ። ቢሮዬ ውስጥ ያለውን ኮምፒውተር እጠቀማለሁ ግን ላፕቶፕ የለኝም ላፕቶፕ የለኝም። አልጠቀምም ምክንያቱም እንደኛ ሀገር ሁኔታ ስንመለከት ላፕቶፕ በጣም ውድ ነው ፕራይ እንትኑ ዋጋው ከፍ ያለ ነው። አሁን ደግሞ በጣም ስማርት ሚባል ቆንጆ ሚባል ላፕቶፕ በትንሹ በትንሹ እስከ እስከ መቶ ሁለት መቶ ሺህ ብር ድረስ ይፈልጋል መቶ ሃያ ሺህ ብር ራሱ ዩዝድ ነው ሚገኘው እስከ መቶ ሺህ ብር ነው ሚፈልገው። ስለዚህ ላፕቶፕ በምን አቅም ይገዛል አባቴ በጣም ከባድ ነው። የላፕቶፕ ዋጋ አይሆንም ላፕቶፕ ይዞ መንቀሳቀስ ከባድ ጉዳይ ነው መንቀሳቀስ ብቻ አይደለም ለብዙ ነገር ትጋለጣለህ። በታዳጊ ሀገር ላይ ስትኖርና እኔ ላፕቶፕ በእውነቱ የለኝም። እየተዋስኩ ነው ምጠቀመው ላፕቶፕ በሚያስፈልገኝ ለስራዎች በሚያስፈልገኝ ሰዓት ላፕቶፕ በጣም መሰረታዊ ነገር ነው። አምናለሁ ግን ለመጠቀም እየተዋስኩ ነው ምጠቀመው ምስጋና ይግባቸው መልካም መልካም የሚሆኑ ጎረቤቶች አሉኝ እነሱ ደግሞ ያውሱኛል ማለት ነው። ስለዚህ እዚህ ሰፈር ላይ ብዙ ላፕቶፕ አለን ግን እኔ አቅም ስለሌለ ላፕቶፕ አልገዛውም። ስፖንሰር ደግሞ ባገኝ እና ቢሸፍንልኝ እና ቢገዘልኝ በጣም ደስተኛ ነኝ። ስለዚህ የላፕቶፕ እና ጉዳይ አስቡባት እኔ ላፕቶፕ በጣም ያስፈልገኛል። ግን ላፕቶፕ ደግሞ የለኝም። ይሄን እላለሁ ማለት ነው። በጣም አመሰግናለሁ በጣም በዚህ ልክ እንዳወራ ስለተፈቀደልኝ

እኔ ሹራብ ሹራብ በጣም የምወደው ልብስ ነው በጣም ይመቸኛል። ሹራብ መስፋት ሲባል በዳንቴሎ ወይስ በኢተተል የተተረተረ ወይም የተቀደደ ሹራብ ማለት ነው። ሹራብ መስፋት ሲባል በተለያየ አይነት እይታ ሊታይ ይችላል። አንደኛው ሹራብ መስፋት የተቀደደ መስፋት ነው። የተቀደደ መስፋት ነው ወይስ ከተቀደደ መስፋት ባሻገር የተቀደደ የተቀደደ ከመስፋት ባሻገር ምን አለ? እንትን አለ። የተቀደደ ከመስፋት ባሻገር ምን አለ መስፋት መቻል አለ። መስፋት መቻል አለ። እና እኔ የተቀደደ መስፋት በጣም እችላለሁ እሰፋለሁ እንደ እንደ መጀመሪያው እንደ ፋብሪካው አድርጌ እሰፋታለሁ የተቀደደችውን በደንብ ነው መስፋት የምችለው። ከዛ ባሻገር ግን የዳንቴል ስራ የእጅ ስራ ምናምን ከሆነ ግን ጊዜ የሚፈልግ ጉዳይ ነው። በነገራችን ላይ ቀላል ነገር አይደለም። እንጂ ስራ እና ጊዜም ይፈልጋል። በጣም ትኩረትም ትኩረትም ይፈልጋል። ስለዚህ ያንን ደግሞ እውነት ለመናገር። ያን ያክል ጎበዝ አይደለሁም ግን እችላለሁ። ዳንቴል መስፋት ያን ያክል ጎበዝ አይደለሁም። በጣም የሚያስመሰግን ይሄን ያክል በጣም አወጣለሁ ምናምን ብዬ አይደለሁም ግን በጣም ቀስ እያልኩ በዝግታ መስራት እችላለሁ። ግን በጣም ጎበዝ ደግሞ አይደለሁም በትንሹ ነው የምችለው። መስራት ጎበዝ አይደለሁም በትንሹ እችላለሁ ያው እችላለሁ ብሎ የሚያስደፍር ስላልሆነ ነው። ቅድም አልችልም እንደማለት እንትን ያልኩት ግን አለመቻል ሳይሆን የሚባለው በዝግታ ነው እንትን የምለው። ያው ባሳድገው ደግሞ ይበልጥ የተለያዩ ዲዛይኖችን ብችል ደግሞ እሰራለሁ።

ዜና ከተለያየ ቦታ ይገኛል። ከተለያዩ ማህበራዊ ሚዲያዎች ከተለያዩ በየነ መረቦች ዜና ሊገኝ ይችላል። እኔ ዜና ከተለያዩ ነገሮች ላይ ነው የማገኘው ለምሳሌ። ከ ትእይንተ መስኮት ሊሆን ይችላል ከበይነ መረብ ሊሆን ይችላል ከፌስቡክ ሊሆን ይችላል ደግሞ በፌስቡክ ካልሆነ ደግሞ ከቴሌግራም ሊሆን ይችላል። ከተለያዩ ነገሮች ዜና አገኛለሁ ያ ዜና ደግሞ ለበርካታ ነገሮች ያገለግለኛል። ያንን ስለዚህ ለበርካታ ነገሮች የምትጠቀመው ዜና ከተለያዩ ነገሮች አገኛለሁ ከራዲዮ ይገኛል። ከ ከራዲዮ ይገኛል ከትእይንተ መስኮት ይገኛል ከበይነ መረብ ይገኛል። ከተለያዩ ነገሮች ዜናዎችን እናገኛለን እነዚህ ደግሞ ዜናዎች ከወቅታዊ መረጃዎች ጋር እኩል እንድንራመድ የሚያገለግሉ እና የሚጠቅሙ ናቸው እነዚህ ጠቃሚ የሆኑ ነገሮች ናቸው። እንዴት አለም አሁን በምን ሁኔታ ላይ እንዳለች አካባቢያችንን እንድንረዳ አገርን እንድንረዳ አለምንም በቀላሉ እንድንረዳ የሚያገለግሉ ናቸው። ስለዚህ እኔ ዜናዎችን ከተለያዩ ነገሮች አገኛለሁ ከሰዎች እሰማ እሰማለሁ። ሰዎች ሲያወሩ በንግግር በንግግር ልሰማ እችላለሁ። ከዛ ባሻገር ደግሞ ዜናዎችን ከበይነ መረብ አገኛለሁ በይነ መረብ የምንለው ለምሳሌ ፌስቡክ ሊሆን ይችላል። ትዊተር ሊሆን ይችላል። ቴሌግራም ሊሆን ይችላል። ደግሞ ኢንስታግራም ሊሆን ይችላል ቲክቶክ ሊሆን ይችላል። አሁን በርካታ የዜና አውታሮች ስላሉ ማለት ነው። ነገር ግን በዋናነት ከቴሌቪዥን ቴሌቪዥን ስንል ደግሞ በቴሌቪዥን ውስጥ በርካታዎች የዜና ሚዲያዎች አሉ። እነዛ ለምሳሌ እንደ ሀገራችን ከሆነ ከአሀዱ ከፋና ከኢቲቪ ከዋልታ እና ሌሎችም እንዲሁም መንፈሳዊ ቻናሎች አሉ። ከነዛ በርካታ የዜና ዜናዎችን አገኛለሁ ማለት ነው። እነሱ ደግሞ ለሰው ልጅ ጠቃሚ ከወቅቱ ጋር እንደ እኩል እንድንሄድ የሚያደርጉን የሚረዱ ናቸው። ስለዚህ እንደ ሀገራችን እንዲሁም እኔ እንዳለሁበት አካባቢ ስንመለከት ዜናዎችን ከተለያየ ቦታ አገኛለሁ

እሺ በቤት ውስጥ? ምን አይነት የቤት እቃዎች አሉ ለሚለው ጥያቄ ደግሞ ስንነሳ በቤት ውስጥ በርካታ አይነት እቃዎች አሉ። ቋሚ የሆኑ እቃዎች አላቂ የሆኑ እቃዎች ብለን የምንላቸው። አሉ እነዚህ እቃዎች በጣም አስፈላጊ መሰረታዊ ነገሮች ናቸው የሰው ልጅ ሊጠቀምባቸው የሚችሉ እቃዎች ናቸው። እነኚህ እቃዎች ለብዙ ነገር የሚያገለግሉ ለምሳሌ ማብሰያ ሊሆን ይችላል መኝታ አልጋ ሊሆን ይችላል ማብሰያዎች የምንላቸው በጣም ሰፊ ናቸው። ለምሳሌ ድስት ሳ ድስት ብረድስት መጥበሻ ከዛ ባሻገር ደግሞ መጥበሻ እነዚህ ማብሰያዎች ናቸው። ሸክላ ድስት እንዲሁም በሀገራችን የሚሰራ በጣም የሀገራችን የሀገራችን የእጅ ስራ ውጤት የሆነ ጥንታዊ የሆነው ሽክላ ደስት አለ እነዚህ በጣም ማብሰያ እቃዎች ናቸው ማለት ነው። ማብሰያ እቃዎች ድስት ብረድ ድስት ሸክላ ድስት ብረድስት ሻይ ማፊያ ማንቆርቆሪያ ወይም በራድ ተብሎ በእኛ የሚጠራው። እንዲሁም ደግሞ ከዛ ባሻገር ደግሞ ሊነሳ የሚችለው እቃ ደግሞ መመገብያ እቃወች ደግሞ የምንላቸው በርካታ ናቸው። ለምሳሌ ትሪ ዝርግ ሳህን ጎርጓዳ ሳህን እነዚህ መመገቢያ እቃወች ናቸው ትሪ ሳህን ጎርጓዳ ሳህን ሹካ ማንኪያ እነዚህ መመገቢያ እቃዎች ናቸው። ከዛ ባሻገር ደግሞ ሌላ በቤት ውስጥ አሉ የምንላቸው እቃዎች ደግሞ ምንድን ናቸው ስንል? መቀመጫዎች መቀመጫዎች ብለን የምንላቸው በርካታ መቀመጫዎች አሉ በቤታችን ውስጥ ለምሳሌ በቤቴ ውስጥ ምን ምን ልንል እንችላለን ለምሳሌ ዱካ ሊሆን ይችላል ሶፋ ሊሆን ይችላል አግዳሚ ወንበር በርጩማ ሊሆን ይችላል። እነዚህ ሶፋ ሶፋ እና የምግብ ምግብ መመገቢያ ጠረጴዛ እና ወንበር አብሮ የያዘ እነዚህ በቤት ውስጥ ያሉ እቃ አይነቶች ናቸው። ከዛም ባሻገር ደግሞ ሌሎች እቃዎች ደግሞ አሉ የመኝታ እቃዎች የመኝታ የምንላቸው እነሱ ደግሞ አልጋ አንዱ ማረፊያ መኝታ የመኝታ አቃ ነው። ማብሰያ ከሚባሉት አንድ ቅድም የረሳሁት ምንድነው? ምጣድ ምጣድ በሀገራችን ወሳኝ ወሳኝ ነገር ነው ድስት ወጥ ያበስላል። ምጣድ ግን የተለያዩ ስራዎችን ዳቦ ሊሆን ይችላል የተለያዩ ነገሮችን የምንሰራበት ማነው ድስት ምጣድ ነው። ከዛ ውጪ ገብረ ምጣድ ደግሞ ድፉ ዳቦ የምናበስልበት እቃ ነው ማለት ነው። ስለዚህ እነዚህ እቃዎች አሉ ስለዚህ በቤት ውስጥ በርካታ አይነት የቤት እቃዎች አሉ። መመገብያ እቃ ምግብ ማብሰያ እቃ መጠጫ እቃ መጠጫ እቃዎች ደግሞ ምን ላይ ይኖራሉ አሉ ማለት ነው። ስለዚህ በቤት ውስጥ በርካታ የሆኑ እቃዎች አሉ። እነዚህ እቃዎች በዝርዝር ስን ስናስቀምጣቸው የመመገቢያ እቃ የማብሰያ እቃ መቀመጫ እቃዎች መገልገያ እቃዎች ለምሳሌ ውሃ የምናስቀምጥበት ሮቶ ሊሆን ይችላል ጃሪካን ሊሆን ይችላል ቢቢላ ሊሆን ይችላል እነዚህ ደግሞ በቤት ውስጥ የሚያገለግሉ ለእነዚህ አላማዎች የምንጠቀምባቸው እቃዎች ናቸው። ማለት ነው

እኔ አሁን ባለው ሁኔታ እጅ መጨባበጥ ያው ብዙም አይደብረኝም ነገር ግን ያው እወዳለሁ ብዬ ባልደፍርም ግን አይደብረኝም እጅ ሰው በተለያየ መልኩ ሊጨባበጥ ይችላል። ለተለያየ አላማ ሊጨባበጥ ይችላል ሩቅ በተለይ ረጅም ጊዜ ያገኘሁት አግኝቼ የቆየሁት ሰው ከሆነ አቅፈዋለሁ እንጂ አልጨብጠውም። ከጊዜ በኋላ ደግሞ በተለያየ ምክንያት በተለይ ያለን የሰው ቀረቢታ ይወስነዋል። ስለዚህ መጨባመጥ አይደብረኝም። አልጠላም። የጥላቻ የለኝም እጅ መጨባበጥ አይደብረኝም ግን ከመጨባበጥ ይልቅ ደግሞ የሚቀናኝ ምንድነው? ትከሻ ለትከሻ ወይ ደግሞ ኖርማል አቅፎ ሰላም ማለት አካላዊ ርቀትን የጠበቀ ሰላምታ ይመቸኛል። ግን ያው ምንቀርባቸው ሰዎች የስራ ባልደረባዎች ሲሆኑ ከስራ ባልደረባም ደግሞ ሞር ክሎዝ በጣም የቅርብ የሆኑ ጓደኞች ከሆኑ ምን ይደረጋል ቀርበን በደንብ እናነጋግራለን። ስናነጋግር ደግሞ ጨብጠን ጨብጠን እንትን እንላለን አያደብረኝም ግን ያው አልጠላም አልጠላም እንትን አይለኝም ሁኔታው ይወስነዋል። የመጨበጥ ሁኔታ እኔ ያለሁበት ሁኔታ ይወስነዋል እንጂ እኔ እጅ መጨባመጥን አልጠላም። አልጠላም እጅ መጨባበጥ አይደብረኝም። አልጠላም ማለት ነው ስለዚህ መጨባበጥ ይሄንን ይመስላል ማለት ነው። ስለመጨባበጥ ያለኝ እሳቤና ምልከታ አልጠላም። አይደብረኝም አይደብረኝም ነገር ግን ምንድነው አካላዊ ርቀትን አንዳንድ ጊዜ ሰዎች ጉንፏን ሲይዛቸው ሌላም ሌላም ነገር ሲይዛቸው መጨበጥ እንፈራለን። ምክንያቱም ከዛ በኋላ ሌላ ነገር ስለሚከተል ያው ጉፋኑ የመጋባት ነገር ምናምን ነገር ይኖረዋል ያው ሰው ነንና ተላላፊ የሆኑ በሽታዎች እንዳይተላለፉ እንጠነቀቃለን። ስለዚህ እኔ አይደብረኝም ያው ግን አልጠላም።

ማብሰል የማይችል ሰው አለ ብዬ አላምን፤ እኔ ማብሰል እችላለሁ በርካታ ነገሮችን ልናበስል እንችላለን ሊበስሉ የሚችሉ ነገሮች ለምሳሌ ምግብ ሊሆን ይችላል፤ የሚጠጣ ነገር ሊሆን ይችላል እናበስላለን ለምሳሌ እንደኛ ሀገር ኬኔቶ እናበስላለን እንዴት ነው የምናመስለው ይቆላል ከተቆላ በኋላ የምናደርገው እንቀቅለዋለን፤ ቀቅለንስ የምናደርገው አሽገን አስቀምጠዋለን እንዲበስል እንጠብቀዋለን፤ የመብሰያ ጊዜ አለው የራሱን ማብሰል እችላለሁ በጣም ነው የምችለው በርካታ ነገሮች ይበስላሉ፤ እንደ ባህላችን እንደኛ ባህል ለምሳሌ በርካታ ነገሮች የሚበስሉ ነገሮች አሉ ከሚጠጡ ነገሮች ባሸገር የምንመገባቸው ነገሮች በርካታ ነገሮች በጥሬ የሚበሉ አይደለም እንደኛ ሀገር ከፍራፍሬዎች እና ከአትክልት ከአንዳንድ አትክልቶች ውጪ በርካታዎቹን አብስለን ነው የምንጠቀመው ለምሳሌ ከሽካ ፌቴላ ምናምን እነዚህ እንደ ባህል እንደ እኛ ባህል እነዚህን ምግቦች ምን አድርገን ነው አብስለን ነው የምንጠቀመው ስለዚህ አበስላለሁ በደንብ አበስላለሁ፤ ጊዜ ወስጄ አበስላለሁ በሀገራችን ታዋቂ ከሆኑ ምግቡሽ መካከል አንዱን ለምሳሌ ዶሮ ወጥ ነው ዶሮ ወጥን በደንብ በጥንቃቄ በደንብ አበስላለሁ ይህም ደግሞ በስሎም ለሁሉም በተለይ ለእንግዳ ከሩቅ ለመጣ እንግዳ ሊሆን ይችላል በጣም ለምንወደው ሰው ከምናቀርባቸው ምግቦች አንዱ ማነው ጆሮ ወጥ ነው ከዛስ በምንድነው የሚባለው በእንጀራ ይበላል በእንጀራ ይበላል ስለዚህ እንጀራውም በመጣድ ላይ ተጋግሮ የሚጋገረው ወዲያው አይደለም ይታወቃል እንዴት ነው ሊጥ ይቦካል ሶስት ቀን ሙሉ ያድራል ሊጡ ራሱ ሲበስል አለው የራሱ ሽታ አለው ቴስት የራሱ ጣዕም ቃና አለው በዛ ቃና መሰረት ሲበስል ሊጡን አብስለን እንጀራ እናደርጋለን ከዛ በኋላ እንደዚያም ስለዚህ በጣም ምግብ አበስላለሁ በጣም እንደውም ደስተኛ እመሆነው ምግብ እያበሰርኩ በማብሰል ነው ስለዚህ ማብሰል እችላለሁ በደንብ ነው የምችለው ይህንንም በደንብ ማሳየት የሚቻልበት አጋጣሚ ቢኖርና ቢመቻች ይሄንን ማድረግ እንችላለን ለማለት ያክል ነው እና ማብሰል በጣም እችላለሁ እወዳለሁ። ማብሰል በርካታ ነገሮች ይበስላሉ ከፍራፍሬ ስንመለከት ደግሞ ጥሬ እንገዛና ቤት ውስጥ ምን እናደርጋለ፤ እናበስላለን፤ እናበስላለን እናበስላለን